በቡድን መስራት ይመቸኛል ምክንያቱም የተለያዩ መረጃዎችን ወይም የተለያዩ እውቀቶችን ከሰዎች ጋር ሼር መደራረግ መቀያየር መለዋወጥ ስለሚቻል በቡድን መስራት ደስ ይለኛል እና ከሰዎች የማላውቃቸውን ነገሮች ብዙ ላገኝ እችላለሁ እኔም ለእነሱ ሼር ላደርግ ስለምችል በቡድን መስራቱን በጣም ይመቸኛል።